ቅዳሜና እሁድ ቤተሰቦቼን እጠይቃለሁ። ራሴን ደግሞ እገመግማለሁኝ። ሳምንቱ እንዴት አለፈ ቀጣይ ሳምንትስ ምል ስራ ብዬ ራሴን በደንብ የመገምገም ስራ እሰራለሁኝ። እንዲሁም ደግሞ ጓደኞቼንም ደግሞ እጎበኛለሁ ከዛ ባሻገር የተለያዩ አይነት የበጎ አድራጎት የሚሰሩ ስራዎችም ካሉም ደግሞ እቅድ የማወጣበት ጊዜ ይሆናል ማለት ነው።